ማሸለፍ ትችላለህ የሚለው ወግ ለኔ በጣም ማለት ማሸለፍ ማለት ብዙ አልችልም ማሸነፍ ማሸነፍ እችላለሁ ማሸነፍ ከሆነ እችላለሁ ግን የተጻፈው እዚህ ፊደል ላይ ብዙ ብዙም ደስ አይልም። እና የተሳሳተ አለሁ። ስለ እኔ እዚህ እኔ ጋ ላስተካክል እፈልጋለሁ። ማሸነፍ ትችላለህ? የሚለው አዎ እችላለሁ። ለምሳሌ የሆነ ጨዋታ ስንጫወት ልደ ጨዋታ ሊሆን ይችላል። ከጓደኞቼ ምናምን ሁሌ ለማሸነፍ ነው የምጫወተው። ምክንያቱም እችላለሁ። ለማሸነፍ ደግሞ ብዙ መሰልጠን አለብኝ እንዴት እንደሚሰራ እንዴት ማሸነፍ እንደሚችል ብዙ እንትን ማየዎች አሉ። እንደዚህ ነገሮችን በጥንቃቄ ከተጫወትከው ለምንድነው የማሸንፈው? ሁሉን ነገር ማሸነፍ እችላለሁ። ያው በትምህርት ቤት ላይ ሳለን ደግሞ አንደኛ አንደኛ እወጣ ነበር። እና ማሸነፍ እችላለሁ። ምክንያቱም ምንድነው በደንብ ስለማጠና በደንብ ስለሚከታተሉኝ ከአስተማሪዎቸ የሚሰጡኝ አስተያየት የቤት ስራ ስለሚሰራ የክፍል ስራ ስለሚሰራ ፈተና አድማ በደንብ ስለማጠና አንደኛ የምወጣው። ስለዚህ በዚህ ላይ ረገድ አሸንፌያለው። ማሸነፍ እችላለሁ። ስለዚህ እንደዚህ ነገሮችን ነው መውሰድ ያለብን። እንጂ ዝም ብለን ለመውደቅም ምንሯሯጠው ከሆነ ያው ከባድ ነገር ነው። ስለዚህ አብዛኛው ጊዜ ሰው ማሸነፍ የምችለው ምንድነው ስለሚሰራ ነው፣ ጠንክሮ ስለሚሰራ ነው፣ ስለሚያጠና ነው። በተሰጠበት መሰረት ስለሚሰራ ነው። አዞኛቻችን ግን በትዕቢት ተወጥረን የሆነ ነገር ቀላል ነው ምናምን ብለን እንሄዳለን ያው ፈተና ስንገባ ወይም የሆነ ነገር ስራው ስራውን ስራው ስትባል ግን ያው አይንህን ሁለት አይንህን ፈጥጥ አፍጥጠህ ቁጭ ነው። ስለዚህ ምንድነው እንደ ሰው ልጅ ምንድነው መመራመር አለብን፣ ማሰብ አለብን፣ ማንበብ አለብን፣ ማጥናት አለብን። ፊልም ማየት አለብን። ሁለገብ መሆን አለብን። ከማህበረሰቡ ደግሞ ተቀራርበህ ይሄ መነጋገር አቅም ማሳደግ ነው። ጠዋት ዋናው ነገር ነው። ስለዚህ እንደ ሰው ልጅ ምንድነው ጠንክረን ከሰራህ ማሸነፍ እንችላለን። ካልሰራህ ግን ያው መውደቃችን ነው። ምንም ትርጉም የለም። መንገድ ላይ የሚቀረው እኮ አብዛኛው ሰው ምንድነው ባለመስራት ነው። ያሁን የጎዳና የሚሆነው ምንድነው ባለመስራት ነው። አላማ ባለመኖሩ ነው። ጠንክራ ያለመሆኑ ነው። በትንሽ ነገር ወድቀህ ተንበርክከህ መንገድ ላይ መቅረት ይሄ አስፈላጊ አይደለም። ምክንያቱም ምንድነው የሰው ልጅ ጠንክሮ ከሰራ አንድ ቀን ይለወጣል። ይሄ ግልጽ ነው። በማንኛው ቀን ያለው አንድ ሰው ሶስት አራት ጊዜ ሊሸነፍ ይችላል። አንድ ቀን ግን ያሸንፋል። ያ ነገር በትዕግስት ጠንክሮ በመስራት ካሳለፈው እችላለሁ በሚለው መንፈስ ከሰራሁ ይችላል የማይቻል ነገር የለም በዚችምድር። ሁሉም ነገር የፈጠሩ ሰዎች እኮ አንዴ የተሳካላቸው ያላቸው አይደለም። ሁለት ሶስቴ ወድቀው የሰሩበትን ፈተና ለምሳሌ የ ቦምብ መስራት የሚታወቀው ያው የኖቤል ፕራሶ ኖቤሉ አለምን የሚያጠፋ ቦንብ የሰራ ሰው ስለዚህ ያን ሲሰራ ደግሞ በጣም ብዙ ጠፍቷል። በዛን ላይ በባህር ነው የሞከረው የነበረበት። እና ከስንት ብዙ የሙከራ በኋላ ነው ያሳካው። እና በዚህ ደረጃ ደግሞ ያው የኔ ሽልማት የኔ ሰው ሽልማት እንዲሰጥልኝ ብለሎ ነው ሀብቱን ያወረሰው ማለት ነው። አሁን በጎ አድራጎች ወይንም ፈጣሪዎች ፍልስፍና በሳይነስ ለመጨረስ ብትፈጠራም እነዚህ ሰዎችን እየተሰጠ ስለሚገኝ እሱ ደግሞ ያው አለምን ለመካስ በዚህ ማድረግ አለብኝ ስሜን በዚህ መጠራት አለበት፣ ከመጥፎ ሱራያን ወደ ጥሬ ሆኖ የጎን ስራዬን ማዞር አለብኝ ብሎ ነው ያዞረው። እና አሁን እሱ አለምን አሸንፏል። ምክንያቱም ቦምቡ ፈጥሮ፣ ኑክለር ፈጥሮ ሰውን ያስጨረሰ ተብሎ ስሙን እየጠፋ ያልነበረ አሁን ደግሞ በሰላም ምክንያት በፖለቲካው ልዝብ ለሰሩ ሰዎች ሽልማት ሸልሙልን ብለው ያው የሰጠው ሀብቱን አሁን በጥሩ ሁኔታ የተነሳ ነው። ያ መጥፎ ጎኑን ትቶ ማለት ነው። ስለዚህ ምንድነው መሆን ያለብን እኛ? አሸናፊ ነው መሆን የሰውን ልብ መግዛት አለብኝ። ሰውን ምንድን ነው የምፈልገው? ሰው ልጅ ደግሞ ምን ስታደርግለት ነው አንተን የሚደግፍህ? አንተ እንደ አምላክ የሚያይህ? የሚለው ነገሮች እነዚህ ነገሮችን ማጥናት ነው። እነዚህ ካጠናን በኋላ ደግሞ ነገሮችን ወደ ተስተካከለ ነገሮችን መውሰድ ቀላል ነገር ነው። ራሱን መንገድ የሚመራህ አልበለዚያ ግን ያው አንተ ዝም ብለህ ተኝተህ ምት እኮ ተኝተህ ሞት አጥልኳለሁ ለምን አላሸነፍኩም የምትል እንኳን ይሄ ችግር አለብህ። ወዳጄ ተነስ አሁን ስራ ጀምረው። ሁል ጊዜ ጊዜን አጠብቅ ጊዜን ያልፋል። ስለዚህ የማያልፍ ነገር መስራት ያለብህ መስራትም ትችላለህ የሚል ሀሳብ ስለዚህ እኔ ሁሉም ነገር ማድረግ እችላለሁ። ማሸነፍ እችላለሁ። መወዳደርም እችላለሁ።